ብዙ ጊዜ የመጀመሪያ ምግብ ብለን ምንወስደው እኛ ጠዋት ላይ የምንመግባቸው ምግቦች የተለመዱ ናቸው። ከእነዚህ ምግቦች መካከል ለምሳሌ መቼም የመጀመሪያ ምግብ ብለን ስናስብ ከእንቅልፋችን ተነስተን ወዲያውኑ የምንወስዳቸው ናቸው ብዬ ነው እኔ ማስበው። ስለዚህ የመጀመሪያው ምግብ ብዙ ጊዜ የመጀመሪያ የምንወስዳቸው ወይም የምንመገባቸው የመጀመሪያ ምግባችን የሚሆኑት ዳቦ በሻይ ነው የተለመደው በሀገራችን የተለመደው የመጀመሪያ ምግብ ዳቦ በሻይ ነው። ሌላው ደግሞ እንቁላል በዳቦ ልንበላ እንችላለን ወይም ሳንዱች ልንበላ እንችላለን። ከዛ ባሻገር እንደ እንደ ፍርፍር ያሉ ቀለል ያሉ ምግቦችን ልንመገብ እንችላለን። ሌሎችም ጠዋት ላይ የምንመገባቸው ምግቦች አሉ ወይም ከእንቅልፋችን እንደተነሳን መጀመሪያ ምንመገባቸው ምግቦች አሉ ብዙ ጊዜ ጠዋት ለምንመገባቸው ምግቦች ወይም መጀመሪያ ለምንመገባቸው ምግቦች ቦታ እንሰጣለን። ምክንያቱም ሌሊቱን ተኝተን ስለምናድር ሆዳችን ውስጥ ያለው ምግብ ስለሚያልቅ። ተጨማሪ የሆነ ምግብ ያስፈልገናል ብለን እናምናለን ስለዚህ። ብዙ ጊዜ ጠዋት ላይ የምንመገባቸው ጥሩ ምግቦች ናቸው። እንደ አጠቃላይ እኔ ዛሬ የመጀመሪያ ምግቤ የነበረው ዳቦ በሻይ ነው የነበረው ስለዚህ። ዛሬ የበላሁት ወይም ደግሞ የምበላው የመጀመሪያ ምግብ ዳቦ በሻይ ነው ማለት ነው። ለምን ብዙ ጊዜ ቅድም እንደተናገርኩት ለቁርስ ተብሎ የሚዘጋጁ ምግቦች ወይም ደግሞ ለመጀመሪያ ጊዜ ከጧት ከእንቅልፋችን እንደተነሳን ለመመገብ ብለን የምናዘጋጃቸው የምናዘጋጃቸው ምግቦች። እንደ ዳቦ በሻይ እንቁላል በዳቦ ብዙ ጊዜ ደግሞ እንደዚህ የፋብሪካ ውጤት የሆኑትን እንደ ፓስታ እንደ ሞኮሮኒ እንደ ሩዝ እና የመሳሰሉትን ለጠዋት ለመጀመሪያ ጊዜ የምንመገባቸው ምግቦች አድርገን እንወስዳቸዋለን። ይሄ ብቻ ሳይሆን ከዚህ በተጨማሪ

እኔ በመሰረታዊነት አንድ ትራስ ነው የምጠቀመው ነገር ግን ብዙ ጊዜ ትራሱ በጣም ጠንካራ የሚሆን ከሆነ አንገቴ ጋር ትንሽዬ ህመም ስሜት ስለሚፈጥርብኝ ትራስም አልጠቀምባቸው ጊዜዎች ብዙ ናቸው። በአንጻሩ ለስለስ ያሉ ወይ ከልብስ ወይ ከምናምን ያዘጋጇኋቸውን ትንሽ ከፍ የሚያደርጉኝን ነገሮች ከትራሴ ላይ ላደርግ እችላለሁ። ነገር ግን የግድ ትራስ እንድጠቀም በምገደድበት ጊዜ አንድ ትራስ ነው ምጠቀመው። ብዙ ጊዜ ትራስ መጠቀም ራስ ነው የቻለ ዋጋ አለው ሳይንሱም እንደሚለው ከጭንቅላታችን ትንሽ ከፍ ብለን መተኛት እንዳለብን ይናገራል ከጭንቅላታችን ከፍ ብለን ለመተኛት ደግሞ የግድ ትራስ ያስፈልገናል ማለት ነው። ትራስ በምጠቀምበት ጊዜ ግን አንዳንዴ አንገቴን የሚያመኝ ነገር አለ። ለምን እንደሆነ አላውቅም። ስለዚህ ወይ በጣም ቀጭን ትራስ መግዛት አለብኝ አልያ ደግሞ ትልልቅ ትራሶችን ስጠቀም በብልጠት የማይሆን ከሆነ። እዚህ የአንገቴን የማመም ነገር አለ ስለዚህ ብዙ ጊዜ ትራስ አልጠቀምም። እስከነጭራሹ የምትጠቀም ከሆነ ግን ቀጠን ያሉ በጣም ውፍረታቸው ትልቅ ያልሆነ አንገቴን በጣም የማያዞሩኝ አይነት ትራሶችን እጠቀማለሁ ማለት ነው። የትራስ ጥቅም ጥቅሙ ቅድም እንዳልኩት ሳይንሱ ከጭንቅላታችን ትንሽ ከፍ ማለት አለብን እንደውም የሆነ ዲግሪ ያስቀምጡለታል ወይም ደግሞ በስትሬት አልጋውና በትራሱ መካከል ያለውን ከፍታ ያስቀምጣሉ እና። እኔ እንጃ ከሌሎቹ ሰዎች ብዙ ጊዜ ለምን ሌሎች ሰዎች ትራስ ይጠቀሙና ምንም አንገታቸውን አያማቸውም ወይም ደግሞ ጠዋት ሲነሱ መጥፎ ስሜት አይሰማቸውም? ነገር ግን እኔ ትራሴን በምጠቀምበት ጊዜ አንገቴን ያመኛል። በአንጻሩ ግን ስተኛ ብቻ ሳይሆን ስቀመጥም ትራስ ላይ ተደግፌ መቀመጥ ነው እወዳለሁ ማዘወትረው እንደውም ለስተኛ ከአንገቴ ስር ከማረግ ይልቅ ግድግዳ ላይ ወይም ደግሞ የምትደግፈው ነገር ላይ ከጀርባዬ ትራስ አድርጌ ብቀመጥ ደስ የሚል ስሜት ይሰማኛል። ስለዚህ ትራስን ከስተኛ ከጭንቅላቴ ስር ከማድረግ ይልቅ ለመደገፊያነት የምጠቀምበት ጊዜ ይበልጣል። ስለ ቁጥሩ ማውራት አስፈላጊ ከሆነ ግን ብዙ ጊዜ አንድ ትራስ ብቻ ነው ምጠቀመው ማለት ነው።

በቡድን መስራት እወዳለሁ ምክንያቱም በዚህ ጊዜ ለብቻ የሚሰሩ ስራዎች በጣም ውስን ናቸው። ብዙ ስራዎች በጋራ የሚሰሩና የጓደኛን ወይም ደግሞ የስራ ባልደረባን እገዛ የሚፈልጉ ናቸው። ስለዚህ አንድን ስራ ተጋግዘን እንደየልምዳችን እንደየሞያችን የማንሰራው ከሆነ ውጤታማ አንሆንም ማለት ነው። ለምሳሌ የግንባታ ስራን እንደ ምሳሌ ብናነሳ አንድ መሃንዲስ ብቻ ሙሉ የግንባታ ስራውን እሰራዋለሁ ሊል አይችልም። ስለዚህ ከየዘርፉ ባለሙያዎች ጋራ ተባብሮ መስራት መቻል አለበት ማለት ነው። የሳይት መሃንዲስ ይኖራል። የአርክቴክት ስራውን የሚሰራው ይኖራል የጉልበት ስራውን የሚሰራው ይኖራል ስራውን የሚቆጣጠረው ፎርማን ይኖራል። እንዲሁም የተለያዩ በስራው ላይ የሚሳተፉ ሰዎች እንደ ኮንሳልታንት እና የመሳሰሉት ይኖራሉ ማለት ነው። ስለዚህ እንደዚህ የቡድን ስራ የሚፈልጉ ስራዎች ላይ ሁልጊዜም በቡድን መሰማራትን እና በቡድን መስራትን እወዳለሁ። ምክንያቱም የስራው ባህሪ የግድ በቡድን እንድንሰራ የሚያስገድድም ስለሆነ ማለት ነው። ያ ብቻ ሳይሆን በቡድን መስራት ሌላው ጥቅሙ አንድ ሰው ሁሉንም አቅሙን አሟጦ ጨርሶ በቀጣዩ እውቀት ለስራው ለመምጣት ፍላጎት እንዳይኖረውና በስራው ስልቹ እንዲሆን ሊያደርገው ስለሚችል። የግድ ሁላችንም የሆነን ስራ ስንሰራ በግሩፕ ወይም በቡድን ሰብሰብ ብለን መስራታችን በጣም ብዙ ጥቅም ይኖረዋል ማለት ነው። አንደኛ ስራ ያቀላል ሁለተኛ በስራ ስልቹ እንዳንሆንና በቀጣዩ ቀን ወደ ስራው ለመምጣት በጣም እንድንጓጉ ያረገናል። ከዛ ባሻገር ደግሞ በቡድን መስራት አንዱ ያለውን እውቀት ለሌላኛው የማሻገር ወይም ደግሞ አንዱ ያለውን ልምድ ለሌላው የመስጠት አይነት ዝንባሌዎች ስለሚኖሩ ጥቅሙ ብዙ ነው ማለት ነው። ስለዚህ ብዙ ጊዜ የምንሰራቸውን ስራዎች በቡድን ብንሰራቸው ውጤታማ እንሆናለን ማለት ነው። በቡድን መስራት ሌላው ጥቅሙ ቅድም እንደተናገርኩት እያንዳንዱ ሰው በስራው ላይ በመሳተፉ ምክንያት የሚያገኘው ጥቅማጥቅም ይኖራል። አንዱ ለአንዱ እውቀቱን የማሻገር ነገር ሊኖር ይችላል። ሰዎች ብዙ ጊዜ በስራው እንዳይሰላቹ ያደርጋል። ከዛ ባሻገር ትልቁ ጥቅም ስራው በተባለበት ጊዜ እንዲያልቅ ማድረግ ይቻላል ማለት ነው። አንድ ሰው ብቻ የሚሰራው ከሆነ በቡድን የማይሰራ ከሆነ አመት ሊወስድ የሚችል ስራ ምናልባት በቡድን ሲሰራ በአንድ ወር ውስጥ ሊያልቅ የሚችል ሊሆን ይችላል ስለዚህ ጊዜያችንንም በደንብ መጠቀም እንድንችል ያስችለናል ማለት ነው። ስለዚህ በቡድን መስራት በጣም ነው ምወደው በቡድን መስራት በማመኔ ምክንያት በጣም ብዙ ስራዎቼን በቡድን ነው ማከናውነው። በቡድን በማከናወኔ ምክንያት ደግሞ ከሰዎች ያገኟቸው እውቀቶች አሉ። የኔንም ልምድና እውቀት ለሌሎች ሰጥቻለሁ። ስለዚህ በቡድን መስራታችን በጣም ብዙ ወይም ዘርፈ ብዙ የሆኑ ጥቅሞች አሉት። ስለዚህ እኔም በግል ወይም ለብቻዬ ከምሰራቸው ስራዎች ይልቅ በቡድን የምሰራቸው ስራዎች ብዙ ናቸው። ለዛ ነው በቡድን መስራት ከምንም ነገር በላይ በስራ ዙሪያ እወዳለሁ ብዬ መናገር የምችለው ማለት ነው

ትንሽ እያለው ዶሮ አረባ ነበር። አሁን ለጊዜው ዶሮ የለኝም። ምናልባት በዓላት ሲሆኑ ለሚታረድ ወይም ለስጋ የተፈለገ ዶሮ በዓሉ ከመድረሱ ከአንድ ሳምንት ወይም ከሁለት ሳምንት በፊት። ተገዝቶ ቤት ልንከባከበውና ልናቆየው እንችላለን። አለበለዚያ ግን አሁን ለማርባት አላማ ተብሎ እቤት የመጣ ዶሮ የለኝም። ነገር ግን ዶሮ ማርባት በተለይ በተለይ ቦታ ካለን የተወሰነ ቦታ ካለን ዶሮ ማርባት ወይም ደግሞ ከዶሮ የሚገኘውን ጥቅም ለማግኘት መሞከር በጣም ጥሩ ነገር ነው ብዬ አምናለሁ። ምክንያቱም አሁን በዚህ ጊዜ እንቁላል ሃያ አምስት ብር አንድ እንቁላል ሃያ አምስት ብር የገባበት ጊዜ ነው። ስለዚህ ከገበያ ሄዶ አንድ እንቁላል ሃያ አምስት ብር ከመግዛት ይልቅ አንድ አምስት ወይም አስር ዶሮዎች ቤት አስቀምጦ የእንቁላል ዶሮዎች ቤት አስቀምጦ እነሱን እየተንከባከቡ ከእነሱ የሚገኘውን እንቁላል ለቤት መጠቀም የግድ አስፈላጊ ነው። አለበለዚያ ግን የዶሮ እንቁላልም በየጊዜው እየገዙ ከገበያ ላይ መጠቀም ትንሽ ውድ እየሆነ የመጣበት ጊዜ ስለሆነ ከባድ ነው ብዬ አስባለሁ። ስለዚህ ለጊዜው አሁን ዶሮ የለኝም ነገር ግን ወደፊት ቦታ የማገኝ ከሆነ ዶሮ የማርባት እቅዱ አለኝ ወይም ሀሳቡ በጭንቅላቴ አለ። ስለዚህ አሁን ላይ ዶሮ የለኝም። ወደፊት ግን ዶሮ የማርባት እቅድ ቢኖረኝም ትንሽ ቦታ የሚያስፈልገው አይነት ስራ ስለሆነ ቦታ እስከማገኝ ድረስ ጊዜዎችን እያመቻቸው እቆያለሁ ማለት ነው። ከዶሮ በጣም ብዙ ጥቅም ይሰጠናል እንደሚታወቀው ዶሮ። ለስጋ የሚውል ዶሮ ይኖራል ለእንቁላል የሚሆን ዶሮ ይኖራል። ስለዚህ ብዙ ሰዎች ለእንቁላል የሚሆኑ ዶሮዎችን ቤታቸው በመጠኑ አስቀምጠው እንቁላል እየጣሉሏቸው የእነሱን እንቁላል እየተጠቀሙ የሚኖሩ ሰዎች አሉ። በአንጻሩ ደግሞ በጣም ብዙ ቦታ ያላቸው ሰዎች ከሆኑ ለዶሮዎቹ ለራሳቸው የሆነ ቤት አዘጋጅተው እዛ ውስጥ በማርባት ለስጋ የሚሆኑ ዶሮዎችን ለገበያ እያቀረቡ ማግኘት ያለባቸውን ጥቅም የሚያገኙም አሉ ማለት ነው። ስለዚህ ዶሮ ለሁለት ነገሮች ይጠቅመናል አንደኛው ሁለት ስጋ ሁለተኛው ደግሞ ለእንቁላል ማለት ነው እኔ ብዙ ጊዜ ዶሮ የመብላት ዝንባሌው ያን ያክል ነው ያለኝ። በተለይ ለበአላትና ለተለያዩ ጊዜዎች ዶሮዎችን መብላት እጠቀማለሁ በርግጥ ግን በሌላ ጊዜ ያን ያክል ዶሮ የመብላት እንትን የለኝም እንቁላል ግን በጣም መጠቀም እፈልጋለሁ። በማገኘው አጋጣሚ ሁሉም እጠቀማለሁ ስለዚህ ዶሮዎችን ለእንቁላል የማርባት ወይም ደግሞ ለእንቁላል ለማግኛ ምክንያቶች ማቆየት ወይም ደግሞ ቤቴ ማርባትን እፈልጋለሁ። ግን እንዳልኩት ለዶሮ ማርቢያ ራሱን የቻለ ቦታ ያስፈልገዋል ምክንያቱም ትንሽ ሽታ አላቸው የአመጋገብ ስርዓታቸውም ትንሽ ከባድ ነው። ስለዚህ መሃል የምኖርበት አካባቢ ሆኜ ዶሮ ማርባት ትንሽ ከባድ ነገር ነው። ምክንያቱም ሽታው በዙሪያችን የሚኖሩ በአካባቢያችን የሚኖሩ ሰዎችን ግላዊ ህይወት የሚነካ ስለሆነ እኔንም ከሌሎች ሰዎች ጋር የሚያገናኝና አጉል የሆነ ጭቅጭቁ ውስጥ ወይም ሰጠገባ ውስጥ የሚያስገባ ስለሆነ ምቹ አይሆንም ነገር ግን ምቹ የሆነ ሁኔታ ሳገኝ ዶሮ የማርባት እቅድ አለኝ። ስለዚህ ለጊዜው አሁን ላይ ዶሮ የለኝም። ወደፊት ግን ይኖረኛል ብዬ አስባለሁ ማለት ነው።

ብዙ መተግበሪያዎችን እጠቀማለሁ ብዙ መተግበሪያዎችን እንደመጠቀሜ መጠን መጀመሪያ መተግበሪያዎችን ከመጠቀሜ በፊት ማውረድ የግድ ነው። ስለዚህ እነዚህን በተግባራዎች ካወረድኩ በኋላ ወይም ተስማሚ የሆኑ ለስልኬ ሊሆን ይችላል ለኮምፒውተሬ ሊሆን ይችላል ለላፕቶፔ ሊሆን ይችላል ካሉኝ ነገሮች ጋር ተስማሚ የሆኑ መተግበሪያዎችን አወርድና የምትጠቀምባቸውን መተግበሪያዎች እጠቀምባቸዋለሁ ማለት ነው። ለምሳሌ ካወረድኳቸው መተግበሪያዎች መካከል ሊንክድን የሚባል መተግበሪያ አውርጃለሁ። ቴሌግራም የሚባል መተግበሪያ አውርጃለሁ ቲክቶክ የሚባል መተግበሪያ አውርጃለሁ ፌስቡክ የሚባል መተግበሪያ አውርጃለሁ። እነዚህን በሙሉ እጠቀማለሁ ማለት ነው። ዩቲዩብም የራሱ የሆነ መተግበሪያ አለው ስለዚህ ስልኬ ላይ በመተግበሪያው ስለሆነ የምጠቀመው እሱንም አውርጃለሁ ማለት ነው። ስለዚህ የተለያዩ አይነት መተግበሪያዎች አሉ። በህይወታችን ላይ አሁን ላይ በተለይ ቴክኖሎጂውን በመከተል የምንጠቀምባቸው ማለት ነው። ስለዚህ ለምትጠቀምባቸው ወይም ደግሞ ለሚያስፈልጉኝ መተግበሪያዎች በሙሉ እነሱን ከማውረድ ወደኋላ አልልም ማለት ነው። ስለዚህ አሁን ቅድም በጠቀስኳቸው በሁሉ መተግበሪያዎች የራሴ የሆነ አካውንት ስላለኝ እነዚህን መተግበሪያዎች አውርጄ እየተጠቀምኩባቸው ነው ማለት ነው። ይሄ ብቻ አይደለም ብዙ ጊዜ የተለያዩ ጓደኞቼ የተለያዩ መተግበሪያዎችን እንዳወርድላቸው ይጠይቁኛል። ምክንያቱም ምናልባት እነሱ ጋር ወይ አላወርድላቸው ብሎ ሊሆን ይችላል ወይ ደግሞ የማውረድ ችግር ኖሮባቸው ሊሆን ይችላል። ስለዚህ ለእነሱ ጥቅም መተግበሪያዎችን ይጠይቁኛል እንዳወርድላቸው ይጠይቁኛል። እኔ ደግሞ መተግበሪያዎቹን አውርጄ በተለያዩ የመላኪያ መንገዶች ወደ እነሱ ስልክ እልክላቸዋለሁ እነሱ ስልካቸው ላይ መጠቀም ይችላሉ ከዛ በኋላ ማለት ነው። ስለዚህ መተግበሪያዎችን በአንድም ይሁን በሌላ ምክንያት ብዙ ጊዜ አውርጄ አውቃለሁ። ብዙ ጊዜ ካወረድኩ በኋላ ደግሞ ለኔ መጠቀም የምፈልጋቸውን ለራሴ ተጠቅሜባችኋለሁ ወይም እየተጠቀምኩባቸው ነው። ለጓደኞቼ የሚያስፈልጉትን ደግሞ ለጓደኞቼ ለራሳቸው እንዲጠቀሙበት አድርጌላቸዋለሁ ማለት ነው። ይሄ ብቻ ሳይሆን የተለያዩ መተግበሪያዎች በስራ ዙሪያ የምጠቀምባቸው ለምሳሌ የ የተለያዩ የድርጅታዊ አይዲዎችን በመጠቀም ከዩኒቨርሲቲያችን ወይም ደግሞ ከምሰራበት ትምህርት ቤት ወይም ተቋም በቀላሉ የሚወርዱ ነገር ግን ክፍያ የሚጠይቁ መተግበሪያዎች አሉ። እነዛ መተግበሪያዎችም የምሰራበትን ድርጅት የድርጅታዊ ኢሜል በመጠቀም ከዛ ላይ እያወረድን በቀላሉ መጠቀም እንድንችል ሆነናል ማለት ነው። ስለዚህ መተግበሪያዎችን በተደጋጋሚ በተለያየ አጋጣሚ አውርጃ አውቃለሁ እሱን ካወረድኩ በኋላም ለራሴ ጥቅም ያዋልኳቸው አሉ ለድርጅታዊ ወይም ደግሞ ለስራ ጥቅም ያዋልኳቸው አሉ። ለጓደኞቼ ጥቅም ያዋልኳቸው አሉ። ስለዚህ እንደሚታወቀው ብዙ አይነት መተግበሪያዎች አሉ ቅድም ለምሳሌ የተወሰኑትን ለመግለጽ ሞክሬያለሁ። ነገር ግን በአለማችን ላይ ያሉ መተግበሪያዎች በጣም ብዙ ናቸው በቁጥር የሚገለጹ አይደሉም። ስለዚህ እንደየምንሰራበት ድርጅት እንደምንሰራው ስራ የተለያዩ አይነት መተግበሪያዎች ይኖራሉ። እንደምንጠቀምበት ኮምፒውተር ወይም ስልክ የተለያዩ መተግበሪያዎች አሉ ከእነዛ ጋር የሚግባቡ ወይም በቀላሉ በምን ጠቀምባቸው የተለያዩ የቴክኖሎጂ ውጤቶች የምንጠቀምባቸው መተግበሪያዎች አሉ። ስለዚህ እነዚህን መተግበሪያዎች በአግባቡ አውርዶ በአግባቡ መጠቀም ያስፈልጋል። ብዙ ጊዜ ብዙዎቻችን የተለያዩ መተግበሪያዎችን ልናወርድ እንሞክራለን ግን በትክክለኛው መንገድ ስለማናወርዳቸው ካወረድናቸው በኋላ ወይ ቫይረስ ይሆናሉ ወይ ደግሞ አገልግሎት መስጠት ላይ ደካማ ይሆናሉ ማለት ነው። ስለዚህ የተለያዩ አይነት መተግበሪያዎች አሉ። እነዚህን መተግበሪያዎች በትክክለኛው መንገድ ማውረድ አለብን። በትክክለኛው መንገድ ካወረድን በኋላ ደግሞ በትክክለኛው መንገድ ስልካችን ላይ መጫን አለብን። ከጫንን በኋላ በአግባቡ ከዛ መተግበሪያ የምንፈልጋቸውን ጥቅሞች በቀላሉ ማግኘት እንችላለን ማለት ነው። ስለዚህ የተለያዩ መተግበሪያዎች እንደመኖራቸው መጠን ሁሉም መተግበሪያዎች ደግሞ የምንፈልገውን አይነት አገልግሎት ይሰጡናል ማለት አይደለም። ያወርድናቸው መተግበሪያዎች ሁሉ የምንፈልገውን አይነት አገልግሎት ላይሰጡን ስለሚችሉ የምናወርዳቸው መተግበሪያዎች ግልጋሎት የማይሰጡን ከሆነ ቶሎ ማጥፋት ያስፈልጋል ማለት ነው። ምክንያቱም ቫይረስ ሊሆኑ ስለሚችሉ የምንጠቀምባቸውን ኮምፒውተሮች የምንጠቀምባቸውን ስልኮች የምንጠቀምባቸውን ላፕቶፖች የማበላሸት እድልም ሊኖራቸው ስለሚችል እያንዳንዱን መተግበሪያ በአግባቡ መጠቀም ያስፈልገናል የማይጠቅመንን መተግበሪያ ደግሞ ማጥፋት ያስፈልገናል ማለት ነው። ሌላው ያወረድናቸውን መተግበሪያዎች አንዳንድ ጊዜ በጣም ቀርፋፋና ብዙ የማይጠቅሙን ሆነው ሊገኙ ስለሚችሉ እነዛን መተግበሪያዎች ደግሞ አፕዴት ማድረግ ያስፈልጋል ወይም የተሻለውን መተግበሪያ መልሰን በድጋሚ ማውረድ ያስፈልገናል። ስለዚህ እኔ ብዙ አይነት መተግበሪያዎችን አውቃለሁ እነዛን የምፈልጋቸውን መተግበሪያዎችም አውርጄ ተጠቅሜ አውቃለሁ ማለት ነው። ስለዚህ መተግበሪያዎችን

አሁን በምሰራው ዙሪያ ስራ ዙሪያ ከአስር አመት በላይ ሰርቻለሁ። አሁን እየሰራሁ ያለሁበት ስራ በአንድ ዩኒቨርሲቲ ውስጥ የሪከርድ ኦፊሰርነት ስራ ነው። በዚህ ስራ ከአስር አመት በላይ ስራ ሰርቻለሁ። በሙያዬ መምህር ነኝ የሂሳብ መምህር ነኝ። በሂሳብ መምህርነት ከስድስት አመት ያላነሰ አስተምሬያለሁ። ከዛ በኋላ ግን የተለያዩ ትምህርቶችን ለመማርም በተለያየ ምክንያት የምሰራበት አካባቢ ትንሽ ምቹ ስላልነበረ አጋጣሚዎችን ተጠቅሜ ወደ ከተማ ለመምጣት ሞክሬያለሁ ማለት ነው። በዚህም አማካኝነት አሁን የምሰራበት ድርጅት ውስጥ እየሰራሁ ነው። ስለዚህ አሁን በምሰራበት ስራ ከአስር አመት ያላነሰ ጊዜ አገልግያለሁ ማለት ነው ወይም ደግሞ ሰርቻለሁ ማለት ነው። በስራው ትንሽ ከበድ የሚል ያን ያክል እውቀት የማይጠይቅ ብዙ ጊዜ ቁጭ ብሎ ማሳለፍን የሚጠይቅ አይነት ስራ ነው። ከብዙ አይነት ሰዎች ጋር ያገናኛል። እንደ ሙያ ስንቆጥረው ግልጋሎት ስንሰጥ ከብዙ አይነት ሰዎች ጋር የሚያገናኝ እና የብዙ ሰዎችን እርካታ የሚያሳይ ከመሆኑ ጋር ተያይዞ ጥሩ ስራ ነው ልንለው እንችላለን። ግን እንደ ወጣት ማገልገል ያለብንን ወይም ደግሞ መስራት ያለብንን አቅማችንን ተጠቅመን የምንሰራው አይነት ስራ ሆኖ አልተገኘም። ዞሮ ዞሮ ግን ስራ ቢያንስ ከአስር አመት ያላነሰ ጊዜ ሰርቻለሁ ማለት ነው። ነገር ግን ይህንን ስራ እየሰራሁ በትርፍ ሰዓቴ የምሰራቸው ደግሞ ሌሎች ስራዎች አሉ። በተለይ ከግንባታ ስራ ጋር ተያይዞ ጎን ለጎን በኤክስቴንሽን ወይም ደግሞ በማታው የመርሃ ግብር በሲቪል ኢንጂነሪንግ ተመርቄያለሁ። ስለዚህ ከዚህ ስራ ጋር ተቆራኝተው ወይም ደግሞ የተገናኙ ስራዎች አጋጣሚዎችን በማገኝበት ጊዜ የተለያዩ ስራዎችን አከናውናለሁ ወይም የተለያዩ ተግባራትን ከዚህ ሙያ ጋርም ጎን ለጎን አከናውናለሁ ማለት ነው። ስለዚህ አሁን በምሰራው ስራ ከአስር አመት በላይ ሰርቻለሁ ብልም ከግንባታ ስራ ጋር በተያያዘ እንዲሁ ከሶስት ከአራት አመት ያላነሰ ጊዜ ጎን ለጎን እየሰራሁ እገኛለሁ ማለት ነው

ብዙ ጊዜ የደንበኛ እርካታን የምንወስንባቸው ምክንያቶች ብዙ ናቸው ወይም ደግሞ ደንበኛው መርካቱን ወይም አለመርካቱን የምናረጋግጥባቸው መንገዶች ብዙ ናቸው። ምናልባት ብዙ ጊዜ እኛ ስራዎችን ስንሰራ ደንበኛው ስለመርካቱ የራሳችንን ሀሳብ ልናስቀምጥ እንችላለን ግን ደንበኛው በስራ በስራችን ወይም ደግሞ መርካቱንና አለመርካቱን የምናረጋግጥባቸው ብዙ መንገዶች አሉ። በእርግጥ እኔ የምሰራበት ድርጅት ውስጥ ይሄ ልማድ የለም። ብዙ ድርጅቶች ውስጥ ግን ደንበኛው መርካታ አለመርካቱን የሚጽፍበት የሀሳብ መስጫ የባህር መዝገቦች አሉ። በዛም አማካኝነት ደንበኛው ግልጋሎቱን ካገኘ በኋላ ወይም ደግሞ የፈለገውን ነገር መጥቶ አሳክቶም ከሆነ ተሰናክሎበትም ከሆነ እርካታ የሚገልጸው በዛ ባህር መዝገብ ነው ማለት ነው። ወይም የሀሳብ መስጫ ሳጥኖች ይኖራሉ አንዳንድ ጊዜ ስለዚህ እነዛን በመጠቀም ረክቻለሁ ወይም አረከሁም ከተደሰትኩ ተደስቻለሁ ካልተደሰትኩ አልተደሰተም። አሊያ ደግሞ ጥሩ አይነት ስሜት ያልፈጠረበት ሰው ካለ እዚህ ጋር የሚሰራው ሰው እንደዚህ አይነት ነገር ነው ምናምን ብሎ የሚጽፍባቸው አጋጣሚዎች ይኖራሉ። ስለዚህ እነዚህን የባህር መዝገቦች ወይም ደግሞ የአስተያየት መስጫ ደብተሮች ወይም ደግሞ ሳጥኖችን በማየት የደንበኛን እርካታ ማወቅ እንችላለን ወይም ደግሞ ማረጋገጥ እንችላለን ማለት ነው። እንደ አጠቃላይ ግን እኔ በምሰራው ስራ ደንበኛው ስለመርካቱ የማውቀው በትክክለኛው ሰዓት በመጣበት አጋጣሚ ማገልገል ባለብኝ መጠን ትክክለኛውን ሰዓት ጠብቄ አገልግዬው ከሆነ በኔ በኩል ደንበኛው ረክቷል ብዬ ማረጋገጥ እችላለሁ። ነገር ግን በአንድም በሌላም በትክክለኛው ሰዓት ሳይስተናገድ ወይም ደግሞ ማግኘት ያለበትን አገልግሎት ሳያገኝ ከቀረ ያው ደንበኛው ምንም ቢሆን ምን መማረሩ አይቀርም ወይም ደግሞ እርካታ የሚለው ነገር ሊገልጸው አይችልም ማለት ነው። ስለዚህ እኔ ጋር የመጣው ደንበኛ ስለመርካቱ ማረጋገጥበት አንዱ ትልቁ መንገድ በትንሽ ደቂቃዎች ውስጥ ከእኔ የፈለገውን ግልጋሎት አግኝቶ እንዲሄድ ማድረግ ስችል ያኔ ደንበኛው ረክቷል ብዬ በራሴ መናገር እችላለሁ ማለት ነው። ስለዚህ ደንበኛው መርካትና አለመርካቱን የማውቀው በዚህ መልኩ ነው ማለት ነው

ማዕድን የሚለው ቃል ሁለት ትርጉም ነው ያለው። አዎ ማዕድን እጠቀማለሁ። ማዕድ የሚለው አንዱ የከበረ ድንጋይ ወይም ደግሞ የከበረ ነገር ማለት ነው። ጌጣጌጥ ሊሆን ይችላል ለተለያዩ ነገሮች የምንጠቀምበት ሊሆን ይችላል። ነገር ግን ሁለተኛው ማዕድ ማለት ደግሞ ምግብ ማለት ነው ወይም ደግሞ ገበታ ማለት ነው። ስለዚህ እኔ ማዕድን እጠቀማለሁ ማዕድን ማዕድን ስል ለምሳሌ ለተለያዩ ጌጣጌጦች ወይም ደግሞ ለተለያዩ የማጌጫ አለማዎች የሚውል ማለት ነው። ለምሳሌ ከማዕድን የተሰሩ የተለያዩ ቀለበቶች ሊሆኑ ይችላሉ የተለያዩ ማህተቦች ሊሆኑ ይችላሉ የተለያዩ የአንገት ጌጦች ሊሆኑ ይችላሉ የተለያዩ የእጅ ጌጦች ሊሆኑ ይችላሉ ስለዚህ ማዕድን በተለያየ መንገድ እጠቀማለሁ። ነገር ግን ምናልባት ሀሳቡ ሁለት ትርጉም ስላለው ነው በአማርኛው ማዕድ ማዕድን የሚለው አንደኛው አሁን ቅድም የተናገርኩት የተናገርኩት ነው። ሁለተኛው ደግሞ ምግብ ገበታ ማለት ነው ስለዚህ ማዕድ የሚለው ቃል ገበታን የሚገልጽ ነው ስለዚህ ገበታም እጠቀማለሁ። ያ ማለት ማዕድ ይቀርብና በጋራ ቤተሰብ ጋር አንድ ላይ ሆነን የምንመገብበት ጊዜ አለ ማዕድን ለብቻዬ የምንመገብበት ጊዜ አለ ማዕድን ከጓደኞቼ ጋር ምመገብበት ጊዜ አለ። ማዕድን በተለያየ አይነት መንገድ ልጠቀም እችላለሁ ማለት ነው። ስለዚህ ማዕድን የሚለው ቃል አንደኛ ምግብን ለማለት ነው ሁለተኛ ደግሞ የከበረ ድንጋይ ወይም ደግሞ የተለያዩ ማዕድኖች አሉ። የተለያዩ ለተለያየ ጉዳይ የምንጠቀምባቸው የማዕድን አይነቶች አሉ እነዛን ለማለት ሊሆን ይችላል ስለዚህ ሁለቱንም እጠቀማለሁ። ግን በተቻለ መጠን እዚህ ጋር የሚመስለኝ ማዕድ ነው የሚመ ምግብን ለማለት ነው የሚመስለኝ ስለዚህ ምግብን በማዕድ መልኩ እጠቀማለሁ ማለት ነው። ምግብን የማይጠቀም ወይም ማዕድን የማይጠቀም ማንም ሰው የለም። ምክንያቱም አልጠቀምም እንኳን ቢል በአንድም በሌላም መጠቀሙ ስለማይቀር ማለት ነው። ስለዚህ ብዙ ሀገራችን ብዙ ቦታዎች ማዕድናት እንዳሉ ይገለጻል። ስለዚህ ሀገራችን ደሃ አይደለችም ማለት ነው። በአንጻሩ ግን በዘርፉ የተመራመሩ ባለሙያዎች ላይኖሩ ይችላሉ ቦታውን ትክክለኛውን ቦታውን ለማወቅ ሊቸገሩ ይችላሉ። የተገኙ የተለያዩ የከበሩ ማዕድናት አሉ። በተለያየ ቦታ ሀገሪቱ አሁን እየተጠቀመችባቸው ያለችው ግን በሀገራችን ያሉት ማዕድናት እነዚህ ብቻ አይደሉም። ሌላው ደግሞ ማዕድ ማዕድ ወይም ምግብ ወደሚለው ሀሳብ ስንመጣ እንደሚታወቀው እኛ ኢትዮጵያውያን ማዕድን ስንጠቀም ለብቻችን አይደለም የምንጠቀመው በህብረት ተሰብስበን ነው። የምንጠቀመው ስለዚህ በተለይ በቤቱ ውስጥ አንድ ትልቅ ገበታ ይኖራል በዛ ገበታ አማካኝነት ምግብ ይቀርባል ስለዚህ ሁሉም የቤተሰቡ አባል ቀርቦ ማዕድ ላይ ሁላችንም እንጠቀማለን ማለት ነው። ከዛ ማዕድ ላይ ምንም አይወረም ምንም ሀሳብ አይቀየርም ስለዚህ ሁላችንም አንገታችንን ደፍተን ማዕዳችንን እንጠቀማለን ወይም እንበላለን እንመገባለን ማለት ነው። ስለዚህ ማዕድን በዚህ መልኩ ነው እኔ የምጠቀመው

እሳት ለማንደድ ብዙ ነገር ልጠቀም እችላለሁ። በነገራችን ላይ እሳት ማንደድ የእናቶቻችን ተግባር ቢሆንም እንደ ቀላል ልናየው እንችላለን። ግን እሳት ማንደድ በጣም ከባድ ነገር ነው። ማንደጃዎች በተለይ የምንጠቀምባቸው ማንደጃዎች ይወስኑታል እናቶቻችን ግን እንደምናውቀው እኔም እሳት አቀጣጥዬ እንደማውቀው። ብዙ ጊዜ የምጠቀመው ክብሪት ነው። ስንጥር እንጨቶችን እደረድርና ማቀጣጠል የምፈልግበት ቦታ ላይ በክብሪት እነዛ ስንጥር እንጨቶች እንዲያያዙ አድርጌ ከዛ በኋላ ብዙ እንጨቶች አብሮ ተያይዘው ያሉ እንጨቶች እንዲያያዙልኝ አደርጋለሁ ቀስ አድርጌ በማራገብ ማለት ነው። ነገር ግን ይሄ ብቻ አይደለም እሳት ለማቀጣጠል የምንጠቀምበት መንገድ። በ አሁን ለምሳሌ ከተማ ውስጥ እሳት ለማቀጣጠል የምንጠቀመው ጋዝን ነው። ስለዚህ ማቀጣጠል የምንፈልጋቸውን እንጨቶች አንድ አካባቢ እናደርግና እላዩ ላይ ጋዝ እንደፋለን ጋዝ ከደፋን በኋላ ዝም ብለን ክብሪት ጭረን እንመጣለን ወይም ላይተር። መለኮስ ብቻ ነው የሚጠበቅብን ከዛ በኋላ በራሱ ጊዜ ይያያዛል ማለት ነው። ስለዚህ ጋዝ እሳቱን ለማንደድ በጣም ቀላል ያደርግልናል ሂደቱን። ግን አካባቢውን የመበከል አቅሙ ደግሞ በጣም ከፍተኛ ነው የሚሆነው ማለት ነው። ጭሱ በሚያመጣው ብክለት ወይም ደግሞ በመጨሱ ምክንያት የሚመጣው የአየር ብክለት እንዳለ ሆኖ ጋዙ ደግሞ በሚጨስበት ጊዜ የሚያመጣው የአካባቢ ወይም የአየር ብክለት ይኖራል። ስለዚህ ጋዝን እሳትን የምናቀጣጥልበት ወይም ለማንደድ የምንጠቀምባቸው መንገዶች ብዙ ጊዜ እንጨትና ክብሪት ነው። ብዙ ጊዜ እንጨት ወር እርጥብ ሆኖ አልነድ ብሎ የሚያስቸግር ነገር ከሆነ ደግሞ ላስቲክ ልጠቀም እችላለሁ። የትኛውም ይሄ የተለያዩ ነገሮችን ገዝተን ልናንጠለጥልባቸው የምንችላቸው የወደቁ ላስቲኮችን ሰብስቦ በማቃጠል በጠብታው በቀላሉ እንጨትን ማቀጣጠል እንችላለን። ስለዚህ እሳት ለማንደድ የምጠቀምበት አንድ ትልቁ መንገድ ደረቅ እንጨቶች ቀጠን ቀጠን ያሉ እንጨቶችን በትክክል አርጎ መደርደር። ከዛ በኋላ እሳት ወይም ደግሞ እሳት ማገኝበት ላይተር ሊሆን ይችላል ክብሪት ሊሆን ይችላል ወይም የተለያዩ ነገሮችን በመጠቀም እንጨቶቹ እንዲነዱ ማድረግ ነው ማለት ነው። ስለዚህ እሳት ለማንደድ ቀላሉ ነገር አንደኛ ክብሪት ነው። ሁለተኛ ለማንደድ የሚጠቅሙን ደግሞ የተለያዩ ነገሮች አሉ። ቅድም እንደተናገርኩት ቤንዚን ሊሆን ይችላል። ጋዝ ሊሆን ይችላል ወይም ሌሎች ነገሮችን እንደ ላስቲክ እና የመሳሰሉ ነገሮችን በመጠቀም በቀላሉ ማቀጣጠል ይቻላል። ወይም ደግሞ እሳት ማንደድ ይቻላል ማለት ነው። ስለዚህ እሳት ለማንደድ የምንጠቀምባቸው ነገሮች ቅድም እንዳልኩት እነ ክብሪት እነ ጋዝ እነ ቤንዚን እና የመሳሰሉት እነ እንጨት እነ ክብሪት እና የመሳሰሉት ናቸው። ማለት ነው።

የምሳ እረፍቴ በጣም ብዙ ሰዓት ነው ያለኝ ምክንያቱም ሁል ጊዜም ስራ የምሰራው እስከ ጠዋት ከሁለት ሰዓት ጀምሮ እስከ ስድስት ሰዓት ነው። ከሰአት ደግሞ ከስምንት ሰዓት ጀምሮ እስከ አስር ተኩል ነው ወይም እስከ አስራ አንድ ሰዓት ነው። ስለዚህ ምሳ ሰዓት ላይ በትንሹ ከሁለት ሰዓት በላይ እረፍት አለኝ ስለዚህ ቆንጆ የምሳ ሰዓት እረፍት አለኝ በቂ ሰዓት አለኝ በደንብ ሰዓቱንም ማጣጥመው አይነት ሰዓት አለኝ ማለት ነው። ስለዚህ ምሳ ሰዓት ላይ የሚኖረኝ የእረፍት ጊዜ ከሁለት ሰዓት ያላነሰ ጊዜ አለኝ ማለት ነው። ስለዚህ በዚህ በምሳ ሰዓት አንደኛ ወደ ቤቴ እሄዳለሁ ሁለተኛ ምሳዬን በአግባቡ እበላለሁ። ሶስተኛ ትኩስ ነገሮች ካሉ በምሳ ሰዓት በቂ ሰዓት ስላለኝ ትኩስ ነገር አዘጋጅቼ እጠጣለሁ። በአራተኛ ደረጃ ደግሞ ትንሽ የእንቅልፍ ጊዜ ወስጄ ጋደም እላለሁ ለሰላሳ ደቂቃ ከሃያ ደቂቃ እስከ ሰላሳ ደቂቃ ድረስ ጋደም እላለሁ ማለት ነው። እረፍት እወስዳለሁ ማለት ነው። ስለዚህ የምሳ ሰዓቴ ያ ማለት በጠዋቱ የስራ ፈረቃ እና በከሰአቱ የስራ ፈረቃ መካከል ያለው የእረፍት ሰዓቴ ወይም የምሳ ሰዓት የምንለው በጣም በቂ ሰዓት ነው ያለኝ። በትንሹ ሁለት ሰዓት ይኖረኛል ከሁለት ሰዓትም በላይ የሚኖርባቸው ጊዜዎች አሉ ነገር ግን ሁለት ሰዓት ራሱ ከበቂ በላይ ነው። ለማረፍ ምክንያቱም ከሁለት ሰዓት እስከ ስድስት ሰዓት ሰርተን አራት ሰዓት ያክል ነው የሰራነው ሁለት ሰዓት አርፈን ደግሞ ከሶስት ሶስት ሰዓት ያክል እንሰራለን ተመልሰን ማለት ነው። ስራዬ ቁጭ ብዬ የማሳልፈው የስራ አይነት ስለሆነ ያን ያክል የጉልበት ስራ የሌለበት ስለሆነ የምሳ ሰዓቱ በቂ ነው ወይም የምሳ ሰዓት እረፍቱ በቂ ነው ብዬ መናገር እችላለሁ ማለት ነው። ከዛ ባሻገር ለምሳ ሰዓት ከምንወስዳቸው ሰአቶች በተጨማሪ የእረፍት ሰአቶች ስላሉን በየስራው አጋማሽ ስላሉን ለምሳሌ ጠዋት አራት ሰዓት ላይ ከሰአት ዘጠኝ ሰዓት ላይ የሻይ እረፍቶች ስላሉን ከምሳ ሰዓት እረፍት እረፍቴ ጋር ተደምሮ በቀን ውስጥ በቂ የእረፍት ጊዜ አለኝ ማለት ነው። ይሄ የምሳ ሰዓት እረፍት ለኔ የሚሰጠኝ ጥቅም አለ። ጠዋት ለአራት ሰዓት ያክል ስራ ከሰራሁ በኋላ በጣም ስለሚደክመኝ በዚህ በምሳ ሰዓት ራሴን እንደገና አደራጅቼ አቅሜን አጎልብቼ ምግቤን በልቼ የምጠጣውን ውሃም ውሃም ይሁን ትኩስ ነገር ጠጥቼ እንደገና ለከሰአቱ ስራ ራሴን አበረታትቼ እንደ አዲስ ሰው ሆኜ ስለሆነ ተመልሼ የምመጣው ከሰአት ለምሰራው ስራ በጣም በብዙ መልኩ ያግዘኛል ውጤታማ እንደሆን ያደርገኛል ማለት ነው። ስለዚህ ምሳ ሰዓት ላይ እኔ ያለኝ እረፍት ሁለት ሰዓት ያክል ነው ወይም ከሁለት ሰዓት ያላነሰ ነው ማለት ነው ስለዚህ በቂ የምሳ ሰዓት እረፍት አለኝ ማለት ነው። ያለኝ እረፍት ይህንን ይመስላል

ኢሜል በጣም ነው የምጠቀመው ምክንያቱም በዚህ ዘመን አሁን ኢሜል አለመጠቀም ትንሽ ከባድ ነው። ምክንያቱም ብዙ ግንኙነታችን የሚሆነው ከብዙ ስራዎች ጋር በኢቤል ነው የሚሆነው እያንዳንዱን መረጃ የምንላክበት በኢሜል ነው። እያንዳንዱን መልእክት ምን ልዋወጥበት በኢሜል ነው እያንዳንዱን የተለያዩ ማስተካከያዎች የምንቀበለው በኢሜል ነው። ለምሳሌ እኔ ኢሜልን እንድጠቀም ከሚያስገድዱኝ ምክንያቶች አንዱ አሁን የምሰራው በመንግስት መስሪያ ቤት ነው በመንግስት መስሪያ ቤት በመስራቴ ምክንያት ደግሞ የግድ ቴክኖሎጂውን መጠቀም ግድ ይለኛል። እንደሌላው ጊዜ ዝም ብሎ በስልክ መደዋወል ይሄን አስተካክል ይሄን አታስተካክል ማለት ሳይሆን የሰራኋቸውን ስራዎች ሰርቼ ከጨረስኩ በኋላ ፋይሉን አስርና በኤም በኢሜል አማካኝነት ለሚመለከተው አካል እልካለሁ። የሚመለከተው አካል ደግሞ ያንን የላኩለትን ዳታ በደንብ ካየ በኋላ ነገሮችን በደንብ ካስተዋለ በኋላ የሚስተካከሉ ነገሮች ካሉ በኢሜል የላኩለትን መልሶ ይልክና እነዚህ እነዚህ እነዚህ ነገሮች መስተካከል አለባቸው ብሎ ይጽፍልኛል። እሱ በነገረኝን ነገር አማካኝነት መስተካከል ያለባቸውን ነገሮች አስተካክላለሁ ማለት ነው። ስለዚህ ኢሜል በጣም አስፈላጊና ወሳኝ ነገር ነው። በተለይ በተለይ በትምህርት አለም ስንሆን ደግሞ ከአማካሪዎቻችን ጋርም ሊሆን ይችላል። ከክፍል ጓደኞቻችንም ጋር ሊሆን ይችላል። ከምንሰራው ስራም ጋር ተያይዞ ሊሆን ይችላል ከብዙ ሰዎች ጋር በኢሜል የምንገናኝበት አጋጣሚ ሰፊ ስለሆነ ኢሜል እጠቀማለሁ ማለት ነው። ኢሜል እንድትጠቀም ከሚያስገድዱኝ ምክንያቶች አንዱ አሁን በዚህ ሰዓት በርግጥ ተማሪ አይደለሁም ተማሪ በነበርኩበት ሰዓት ግን ከብዙ ሰዎች ጋር የምገናኘው በኢሜል ስለነበረ የግድ ኢሜል እንድትጠቀም ያስገድደኛል። ምክንያቱም ሌሎች መተግበሪያዎች እንደ ኢሜል አንደኛ ቀላል አይደሉም ሁለተኛ በብዙ መልኩ ኢሜል የተሻለ ነው። ቀደም ብሎም ስለሆነ ግልጋሎቱን የጀመረው ሌሎች መተግበሪያዎች ከመምጣታቸው በፊትም ስለሆነ ግልጋሎቱን የጀመረው ኢሜል በጣም ወሳኝ ነገር ነው። ሰው ሁሉ ኢሜል አለው። እንደውም ከአንድም ሁለት ሶስት ኢሜል ያላቸው ብዙ ጓደኞች አሉኝ ይሄ የሚያሳየው ለተለያዩ ጉዳዮች የተለያዩ ኢሜሎችን እንደሚጠቀሙ ነው። ያ ማለት ኢሜል በጣም አስፈላጊ ነገር እንደሆነ እንረዳለን። ከዚህ ላይ ስለዚህ በኢሜል አማካኝነት እኔ ለምሳሌ የምርምር ውጤቴን ወይም ደግሞ የምርምር ወረቀቴን ለሚመለከታቸው አካላት ልኬያለሁ። ለሚገመግሙት አካላት እና እንዲሁም ለአማካሪዬ ልኬያለሁ ያንን ከገመገሙ በኋላ ግምገማቸውን ቀጥታ በሚያሳይ አይነት መልኩ አድርገው ወደ እኔ መልሰውልኛል። እኔም ደግሞ እነሱ በሰጡኝ ግብረ መልስ አማካኝነት የአንዳንዱን ነገር አስተካክዬ ከጨረስኩ በኋላ መልሼ በኢሜል ልኬላችኋለሁ ስለዚህ መቀበላቸውን አረጋግጠውልኛል ተቀበለናል ተስተካክሏል የተሟላ ነው ብለውኛል ማለት ነው። ስለዚህ በዚህ አማካኝነት ኢሜልን ለብዙ አይነት ጉዳዮች እጠቀምበታለሁ። ለስራም ጉዳዮች እጠቀምበታለሁ ለትምህርታዊ ጉዳዮች እጠቀምበታለሁ በቀላሉ ቤተሰብ ሰላም ለመባባልም በቀላሉ የምንላክበት መንገድ ይሆናል ማለት ነው። በዚህ ላይ ደግሞ ጥሩ ነው ችግር የማይፈጥር አይነት ነው። አንድ ኮምፒውተር ላይ መጠቀም ባንችል በፓስወርድ እና በኢሜል አድሬስ የትኛውን ኮምፒውተር ላይ መጠቀም የምንችለው ነገር ነው። ስለዚህ በተለያዩ ነገሮች በቀላሉ የሚጠቃ አይሆንም። የተለያዩ ዳታዎችን ለመጫን በቂ የሆነ ቦታ አለው ስለዚህ በብዙ ምክንያት ኢሜል እንድጠቀም ይገፋፋኛል ማለት ነው። በዚህም ምክንያት ለረጅም አመታት ኢሜል ተጠቅሜያለሁ አሁንም ኢሜል እየተጠቀምኩ እገኛለሁ ማለት ነው

ኦኬ የቅጥር ሂደት እንደሚታወቀው ያው ለምሳሌ ለአንድ ሙያ የሚቀጠር ሰው ሲኖር ወይም ደግሞ ለዛ ሙያ የሚቀጥር ሰው ሲያስፈልግ የሆነ ድርጅት ውስጥ የመጀመሪያው ስራ የሚሆነው ያ ድርጅት በትክክል በዚህ ሙያ የሆነ ሰው ያስፈልገኛል ካለ ማስታወቂያ ያወጣል ማለት ነው። ቀጥተኛ የሆነ ማስታወቂያ ያወጣል ያ ማስታወቂያ በተለያዩ መተግበሪያዎች ሊሆን ይችላል። የተለያዩ የማስታወቂያ መለጠፊያ ቦታዎች ሊሆን ይችላል በተለያዩ የቴሌቪዥን የሬዲዮ ፕሮግራሞች አማካኝነት ሊሆን ይችላል። ማስታወቂያው እንዲተላለፍ ለህዝብ እንዲደርስ ይደረጋል እንደዛ አይነት ሙያ ያላቸው ሰዎች ካሉ እዛ ቦታ ላይ መጥተው መሳተፍ እንዲችሉ ማለት ነው። ስለዚህ ያ ማስታወቂያ ከተላለፈ በኋላ ማስታወቂያው ከዚህ ቀን እስከዚህን ቀን ድረስ የሚል የምዝገባ ጊዜ ያስቀምጣል። ስለዚህ በተቀመጠለት የምዝገባ ጊዜ መሰረት መስፈርቱን የሚያሟሉ ሰዎች መጥተው ይመዘገባሉ ማለት ነው። መስፈርቱ ላይ ምንድነው? የሚለው ሙያ ይሄ የተመረቀበት የትምህርት ዘርፍ ይሄ ይሄ ይሄ እንደገና ይሄ የስራ ልምድ ይሄን ያክል የስራ ልምድ ያለው ተፈላጊ ችሎታ በዝርዝር ይቀመጣል እንደገና ደግሞ የቅጥር ሁኔታ ቋሚ ከሆነ ቋሚ ጊዜያዊ ከሆነ ጊዜያዊ ተብሎ እያንዳንዱ ነገር በዝርዝር በዚህ መልኩ ይቀመጣል። ስለዚህ ይህንን ነገር ከተስተካከለና ሰው ከተመዘገበ በኋላ ቀጥሎ የሚሆነው ምንድነው? አማካኝነት ይሄንን መስፈርቱን የሚያሟሉ ሰዎችን ለይቶ ማውጣት ነው የሚሆነው ማለት ነው። እነዚህ መስፈርቱን የሚያሟሉ ሰዎች ለምሳሌ የተመዘገቡት አንድ ሺህ ሰው ቢሆን ከዛ ውስጥ ወይ ሶስት መቶ ወይ አራት መቶ ብቻ ሊሆን ይችላል። በትክክል የተባሉትን መስፈርቶች የሚያሟሉት ስለዚህ እነዚህ መስፈርቶችን የሚያሟሉትን ሰዎች ደግሞ በፈተና የመለየት ጉዳይ ይጀመራል ማለት ነው። ከዛ በኋላ ልጆቹን ይፈትናል የተሻለውን ሰው ያወጣልናል የሚባል ጥያቄ ሙያውን በተመለከቱ ሰዎች እና ሚስጥራዊ በሆነ መልኩ ጥያቄ እንዲዘጋጅ ይደረጋል። ስለዚህ ጥያቄው ከተዘጋጀ በኋላ ለፈተና ተብሎ በተቀመጠው ቀን ተፈታኞቹ ይመጣሉ ልጆች ይፈተናሉ ማለት ነው። ስለዚህ የሚያስፈልገው የሰው ብዛት ሁለት ከሆነ ልጆቹን ፈተና ከፈተንን በኋላ በአግባቡ በትክክለኛው በጥንቃቄ እንዲታረም ይደረግና በደረጃ ይቀመጣል ማለት ነው። ስለዚህ ከአንድ እስከ ሶስት መቶ ያሉት በደረጃ ይቀመጡና አንደኛውን እና ሁለተኛውን ተመርጧል ተመርጧል ተብሎ ይጻፍና አስተያየት መስጫው ላይ እንደዛ ተብሎ ይጻፍና ከዛ ቀሪዎቹ ተጠባባቂ ተብሎ ወደ ታች ይጻፋሉ ማለት ነው። ወይም ደግሞ ሶስት ተጠባባቂ የሚያስፈልግ ከሆነ ሶስቱን ተጠባባቂ ተብሎ ይጻፍና ቀሪዎቹን አልተመረጡም ተብሎ ይጻፋል ማለት ነው። ከዛ በኋላ የተመረጠው ሰው ይቀጠራል ወይም ወደ ስራው ይገባል ማለት ነው። ስለዚህ እንደ አጠቃላይ የቅጥር ሂደት አሁን የገለጽኩትን ይመስላል። የቅጥር ሂደት በነገራችን ላይ ነው ሚስጥራዊ መሆን አለበት ምክንያቱም ሰው መቅጠር ማለት ለሰው እንጀራ የሚበላበትን መንገድ መስጠት ማለት ነው። ስለዚህ አንዱን ከልክለን ለአንዱ የምንሰጠው የምንሰጥበት መንገድ መኖር መቻል የለበትም። ስለዚህ የቅጥር ሂደት ጤነኛ መሆን አለበት። በትክክለኛው መንገድ ነው ሰው መቅጠር ያለበት ስለዚህ የቅጥር ሂደት ከሞላ ጎደል ይሄን ይመስላል ማለት ነው።

የልብስ ቦርሳዎች እጠቀማለሁ በርግጥ ይሄን ቦርሳ ነው የምጠቀመው ማለት ከባድ ነው በዚህ ጊዜ የሚሆነው ብዙ አይነት ቦርሳዎችን እጠቀማለሁ ነገር ግን ብዙ ጊዜ የምጠቀመው የልብስ ቦርሳዎችን ነው እ የልብስ ቦርሳ ብቻ ሳይሆን ለምሳሌ የኮምፒውተር ቦርሳዎችን ወይም ደግሞ የተለያዩ የ የታብሌት ቦርሳዎችን እጠቀማለሁ። ምክንያቱም የታብሌት ቦርሳዎችን እንድጠቀም የሚያስገድደኝ የምሰራበት ካምፓኒ ውስጥ ለሁሉም ሰራተኛ ታብሌት ተሰጥቶታል ታብሌት ከተሰጠው ደግሞ የግድ የለ ለታብሌቱ መያዣ የሚሆን ቦርሳ ያስፈልገዋል ማለት ነው። ስለዚህ የታብሌት ቦርሳዎችን እጠቀማለሁ የኪድስ የኪስ ዋሌት የሚባሉት ወይም የኪስ ቦርሳዎች የሚባሉ አሉ። እ እነሱን እጠቀማለሁ። ከዛ ባሻገር ብዙ ጊዜ የምጠቀመው አ የ የኮምፒውተር ለብርሃን ተብሎ የተሰጠኝ መነፅር አለ። ስለዚህ ይሄንን መነፅር የማስቀምጥበት የራሱ ማስቀመጫ ቦርሳ አለው። ስለዚህ እ የመነፀር ቦርሳም እጠቀማለሁ ማለት ነው። እንዳጠቃላይ ብዙ ቦርሳዎች አሉኝ። አንዳንዶቹ የልብስ ናቸው አንዳንዶቹ የኮምፒውተር ናቸው። አንዳንዶቹ የታብሌት ናቸው። አንዳንዶቹ ደግሞ የመነጽር ናቸው። ሌሎቹ ደግሞ የኪስ ቦርሳ ብር የምንይዝበት ወይም የተለያዩ መታወቂያዎቻችንን እና ሌሎች ነገሮችን የምንይዝበት ቦርሳዎችም አሉኝ ማለት ነው። ከዛ ባሻገር የተለያዩ እቃዎችን የማስቀምጥበት በልዩነት ልጆች የማይደርሱበት ማንም ሰው የማይደርስበት የተለያዩ እቃዎችን የማያስቀምጥባቸው ቦርሳዎችም አሉ ለምሳሌ የትምህርት ማስረጃዎቼ ከትንሽ ክፍል ጀምሮ እስካሁን እስከተማርኩበት ጊዜ ድረስ ያለውን እያንዳንዱን የትምህርት ማስረጃ የቤት ካርታ የልጆች የልደት ካርድ የኔ የልደት ካርድ የቤተሰቤ የልደት ካርድ የትዳር ወረቀታችን ወይም ሰማንያ የሚባለው እና የመሳሰሉት የሚቀመጥበት ሌላ ቦርሳ ደግሞ አለኝ ስለዚህ ብዙ አይነት ቦርሳዎች አሉኝ ከእነዚህ መካከል ግን አሁን የማስታውሳቸው አሁን የጠቀስኳቸውን ነው ስለዚህ የጠቀስኳቸው አይነት ቦርሳዎች እቤቴ አሉ ማለት ነው ስለዚህ ብዙ አይነት ቦርሳዎችን እጠቀማለሁ ማለት ነው

ለሁሉም መተግበሪያዎቼ የይለፍ ቃል አላቸው ስለዚህ የይለፍ ቃል የግድ እጠቀማለሁ አለበለዚያ እኔ የምጠቀምባቸውን የኔን አካውንቶች ወይም የኔን መተግበሪያዎች ሁሉንም ማንኛውም ሰው ከፍቶ ሊጠቀምባቸው ይችላል ማለት ነው። ስለዚህ ለእያንዳንዱ ነገር የየራሱ የሆነ የይለፍ ቃል አለው። ስለዚህ እኔ የሆነ ለምሳሌ ኢሜሌን መጠቀም ብፈልግ ለኢሜሌ የራሱ የሆነ የይለፍ ቃል አለው ስለዚህ የይለፍ ቃል ካስገባው በኋላ ነው ወደ ውስጥ ገብቼ መጠቀም የምፈልገውን ነገር የምጠቀመው ማለት ነው። አለበለዚያ ግን ማንኛውም ሰው እኔ ኮምፒውተር ላይ ሲገባም ይሁን የትኛውም ኮምፒውተር እኔ የተጠቀምኩበት ኮምፒውተር ላይ የኔን ኢሜል እንደፈለገ ማግኘት ይችላል ማለት ነው። ይሄ ደግሞ ትክክል አይደለም። ለተለያዩ ችግሮች ስለሚዳርጉኝ እኔ ያላኳቸው መልእክቶች ሌሎች ሰዎች ጋር ሊደርሱ ስለሚችሉ። ከዛ ባሻገር ክፍት በመሆኑ ምክንያት የተለያዩ መልእክቶች ሊላኩባቸው ስለሚችሉና አግባብነት የሌላቸው ስራዎች ሊሰሩባቸው ስለሚችሉ። ይለፍቃል ለሁሉም ለምትጠቀምባቸው መተግበሪያዎች ሁሉ ያስፈልገኛል ማለት ነው። ለምሳሌ ለፌስቡክ የራሱን የቻለ የይለፍ ቃል አለኝ። ለኢሜል ራሱን የቻለ የይለፍ ቃል አለኝ። ለቲክቶክ ራሱን የቻለ የይለፍ ቃል አለኝ። ለሌሎችም ተግባራዎቼ ለየራሳቸው የራሳቸው የሆነ የይለፍ ቃል አላቸው ማለት ነው። አለበለዚያ ግን እነዚህን ይሄ ለፍ ቃሎች የማልጠቀም ከሆነ እኔ የምጠቀምባቸውን መተግበሪያዎች ማንኛውም ሰው እንደፈለገ ሊያገኛቸውና እንደፈለገ ሊጠቀምባቸው ይችላል ማለት ነው። ስለዚህ የይለፍ ቃሎችን ለመጠቀም የግድ የሆነበት ዘመን ላይ ነው ያለነው ምክንያቱም ብዙ ችግሮች አሉ። የይነፍ ቃል ማንጠቀም ከሆነ የተለያዩ ችግሮች ሊደርሱብን ይችላሉ የተለያዩ አካውንቶቻችን ሊመዘበሩ ይችላሉ። ብዙ ነገሮችን ልናጣ እንችላለን ዳታችንን ፋይላችንን ሙሉ በሙሉ ልናጣ እንችላለን። ስለዚህ የይለፍ ቃል መጠቀም የግድ የሆነበት ዘመን ላይ ነው ያለነው ማለት ነው። ስለዚህ ሁሉም መተግባራዎቼ ላይ ሁሉም የምጠቀምባቸው ቴክኖሎጂዎች ላይ የይለፍ ቃል አለኝ ማለት ነው። የይለፍ ቃል ቅድም እንደነገርኳችሁ ብዙ ጥቅም ነው ያለው ስለዚህ ሁላችንም የይለፍ ቃል መጠቀም ግድ ይለናል ማለት ነው። ስለዚህ የይለፍ ቃል የይልፍ ቃሌን ጠብቄ እጠቀማለሁ ማለት ነው። ስለዚህ የይለፍ ቃሌን የምጠብቅባቸው ወይም የምጠቀምባቸው መንገዶች ብዙ ናቸው ማለት ነው።

ሁልጊዜም ወደ ስራ በሰአቱ ነው የምደርሰው። ምክንያቱም በሰአቱ የማልደርስ ከሆነ በጣም አስቸጋሪ ሁኔታ ስለሚፈጠር ማለት ነው። የምሰራበት ቦታ በጣም ሰዎች የሚፈልጉኝ እና እያንዳንዷን ደቂቃና ሴከንድ መሽረፍ የምችልበት አይነት ቦታ አይደለም ያለሁት። ባለጉዳይ ካጣኝ ብዙ ስለሚጉዳላና ብዙ ስለሚቸገር እያንዳንዷን ሰዓት በአግባቡ ነው የምትጠቀመው ስለዚህ ወደ ስራ ወደ ስራ በሚሄድበት ሰዓት በሰአቱ ነው የምደርሰው። ማለት ነው። እንደ እንደ አጠቃላይ የምሰራበት ካምፓኒ የራሱ የሆነ የትራንስፖርት አገልግሎት አለው። ስለዚህ ያንን አገልግሎት የግድ መጠቀም ስላለብኝ። በትክክለኛው ሰዓት አገልግሎቱን ተጠቅሜ ስለሆነ የምመጣው የስራ ቦታ የምደርሰው በትክክለኛው ሰዓት ነው ማለት ነው። ምክንያቱም የትራንስፖርት አገልግሎቱን የማልጠቀም ከሆነ ከቤቴ እዚህ ለማምጣት ያ ማለት የትራንስፖርት አገልግሎትን የማገኝበት ቦታ በሰአቱ የማልደርስ ከሆነ እና የትራንስፖርት አገልግሎትን የሚያመልጠኝ ከሆነ። ከምኖርበት ቤት የስራ ምሰራበት ቤት ቦታ ድረስ የሁለት ፌርማታ የሁለት የታክሲ ፌርማታ አመጣለሁ። ስለዚህ ለተጨማሪ የገንዘብ ወጪ እዳረጋለሁ ለተጨማሪ የእግር መንገድ እዳረጋለሁ። ምክንያቱም የካምፓኒው በር ላይ ነው ታክሲ የሚያወርደኝ በሩ ላይ ካወረደኝ በኋላ የስራ ቦታዬ ካምፓኒ ውስጥ ግቢ ውስጥ ከገባሁ በኋላ ወደ ላይ በጣም የምሄድበት መንገድ ስላለ ረጅም ቦታ መሄድ ይጠበቅብኛል ማለት ነው። ስለዚህ ብዙ ነገር ነው የማጣው በዚህም ምክንያት የትራንስፖርቱን መከተል አለብኝ መጠቀም አለብኝ። ስለዚህ ትራንስፖርቱን ከተጠቀምኩ ደግሞ በትክክለኛው ሰዓት የስራ ቦታዬ ያደርሰኛል። በትክክለኛው ሰዓት የስራ ቦታዬ ያደረሰኝ ማለት ደግሞ ወደ ስራ በሰአቱ እደርሳለሁ ማለት ነው። በሰአቱ ደረስኩ ማለት ደንበኞቼን በአግባቡ በትክክለኛ መልኩ ማርካት ማስተናገድ እችላለሁ ማለት ነው። ስለዚህ ሁልጊዜም የስራ ሰዓት ማክበር ላይ በጣም ጠንቃቃ ነኝ። በትክክለኛው መንገድ የስራ ቦታ ላይ ተገኝቼ ደንበኞቼን በትክክለኛው መልኩ ለማርካት ስራዬን እሰራለሁ ማለት ነው። ስለዚህ ወደ ስራ በምሄድበት ሰዓት በሰአቱ ነው ስራ ቦታዬ የምደርሰው ማለት ነው

አዎ በስራ ቦታ ጓደኞች አሉኝ አንድ ብቻ ሁለት ብቻ አይደለም ብዙ ጓደኞች አሉኝ የስራ ባልደረቦች ሆነው ከእኔ ጋር በጣም ቅርበት ያላቸው ጓደኞች አሉኝ ከእነዚህ ጓደኞቼ መካከል ብዙዎቹ ከእኔ ጋር አንድ ቢሮ የሚሰሩ ናቸው ስለዚህ ከእነዚህ ጓደኞቼ ጋር ጥሩ የሆነ ግንኙነት አለኝ በስራም በተለያዩ በውጫዊ ከስራ ሰዓት ውጪም ጥሩ የሆነ ግንኙነት አለኝ ስለዚህ በስራ ቦታ ጓደኞች አሉኝ ማለት ነው። በእነዚህ ከእነዚህ ጓደኞቼ ጋር የሚኖረን ግንኙነት የስራ ግንኙነት ብቻ አይደለም ያገናኘን ስራ ነው። ስራን በደንብ አብረን እንሰራለን ስራን አብረን በመስራታችን ምክንያት ውጤታሞች ነን ምክንያቱም በእድሜም የተቀራረብን ነን። በስራ ጉዳዮችም በብዙ መልኩ የምንግባባ አይነት ሰዎች ነን ተጨማሪ ውጪ ያሉ ስራዎችንም አብረን በጋራ እንሰራለን። ስለዚህ እነዚህ ጓደኞቼ አሁን ላይ እንደ ጓደኛ ሳይሆን ከሰባት ከስምንት አመት በላይ አብረን ስለሰራን ልክ እንደ ወንድማማቾች ነው የምንተያየው። ስለዚህ እነዚህ ጓደኞቼ ከስራ ሰዓት ውጪ ሁሉ ውጪ እየተገናኘን አብረን የምንዝናና በደስታም በሀዘንም አብረን የምንገናኝ አይነት ጓደኞች ናቸው ማለት ነው። ስለዚህ በስራ ቦታ ብዙ ጓደኞች አሉኝ። እነዚህ ጓደኞቼ ግን ልክ የወንድም የእህት ያክል ናቸው። ከዛ ባሻገር ደግሞ በደስታም አብረን እንገናኛለን በሀዘንም አብረን እንገናኛለን። የተለያዩ በዓላት ሰሞን ሲሆኑም አብረን ተገናኝተን የምናከናውናቸው ብዙ ተግባራት አሉ ለምሳሌ ከብት ሲታረድ በጋራ ስጋ እንቀራጫለን። ከዛ ባሻገር እርስ በእርስ ቤት እየተጠራራን የደስታችን ተካፋይ እንሆናለን። ስለዚህ በበዓላት ስምዖንም ያለን ግንኙነት በጣም ጠንከር ያለ ነው ሰላማዊ የሆነ ግንኙነት ነው ያለን። እኔ የሰራሁትን ስራ ወይም ደግሞ ያለብኝን ድክመት እና ጥንካሬ በግልጽ ጓደኞቼ ይነግሩኛል። እኔም እነሱ ጋር ያለውን ደካማና ጠንካራ ጎን በደንብ እነግራችኋለሁ ድክመቶቻችንን በዚህ መልኩ እያስተካከልን አብረን የምንቀጥልባቸው አይነት ሁኔታዎች ናቸው ያሉት። ስለዚህ በስራ ቦታ እኔ ብዙ ጓደኞች አሉኝ ማለት ነው

ታሪክ መንገር አዎ በጣም ነው የምወደው ምክንያቱም ታሪክ መንገር ማለት ለልጆቻችንም ይሁን ለምንነግራቸው ሰዎች እውቀት ማስጨበጥ ማለት ነው። ስለዚህ ታሪክ መንገር እኔ በጣም ነው የምወደው። የምነግራቸው ታሪኮች ደግሞ መርጬ ለሰአቱ ላሉበት ሁኔታ ይጠቅማችኋል የምለውን ታሪክ ስለሆነ የምነግራቸው። ታሪክ መንገድ በጣም ነው የምወደው በታሪክ ነው ለነገሩ ልጆችን ማስተማር የሚቻለው እንደሚታወቀው። ስለዚህ በተለይ በተለይ የአባቶቻችን ታሪኮች ከሆኑ ተጽፎ ያሉ ታሪኮች ሊሆኑ ይችላሉ በቃላት እየወረዱ ከልጅ ልጅ እየወረዱ የመጡ ታሪኮች በአፈ ታሪክ የወረዱ ታሪኮች ሊሆኑ ይችላሉ። እንደ አጠቃላይ ግን ታሪኮችን መናገር በጣም ነው የምወደው በታሪኮች ለሰዎች ትምህርት መስጠት በጣም ነው የምወደው። ምክንያቱም ታሪኮች ብዙ አስተማሪ ናቸው በጭንቅላታችን ውስጥ ልናስቀምጣቸው የሚገቡ ነገሮች ናቸው። ታሪኮችን ለሰዎች በመናገራችን ምክንያት ሰዎች አካባቢያቸውን ባህላቸውን እሴታቸውን ማወቅ ይችላሉ። ስለዚህ ታሪክ መናገር በጣም ነው የምወደው። ከምወድባቸው አንድ ትልቁ ምክንያት በነገርኳቸው ታሪኮች አማካኝነት ተጠቅመው ራሳቸውን የቀየሩ ሰዎችን ማየት ስለቻልኩ ነው ማለት ነው። መምህር ነኝ በሙያዬ አስተምራለሁ የሂሳብ መምህር ነኝ። አልፎ አልፎ አንዳንድ ታሪኮች ለልጆቼ ወይም ለማስተምራቸው ልጆች እናገራለሁ። እነዛን ታሪኮች በመጠቀም ደካማ የነበሩ በሂሳብ ትምህርት ደካማ የነበሩ ተማሪዎች በኋላ ላይ ጠንካራ እየሆኑ እየመጡ ልጆች አሉ። ስለዚህ ጊዜ ታሪክን ቀጥታ ከመናገር ይልቅ ከምናስተምረው ነገር ጋር እያቆራኘን ብንነግራቸው ብዙ አስተማሪነቱ ከፍ ያለ ይሆናል። የሚያስተላልፈው መልእክትም ቀጥተኛ ይሆናል። ስለዚህ ሰዎች ለመረዳትም አይቸገሩም ለማስታወስም እንደዚሁ አይቸገሩም ማለት ነው። ስለዚህ ብዙ ጊዜ ታሪኮችን መናገር እወዳለሁ በታሪኮች አማካኝነት መልእክቶችን ማስተላለፍ እወዳለሁ። ከዛ ባሻገር ታሪኮችን ሰዎች ጭንቅላቶች ውስጥ ማስቀመጥ እወዳለሁ ማለት ነው። ስለዚህ ታሪክ መናገር በጣም በሰፊው ነው የምወደው። መውደድ ብቻ አይደለም ብዙ ጊዜ ታሪኮችን ለብዙ ሰዎች ነግሬ አውቃለሁ። ከብዙ ሰዎች ታሪኮችን ሰምቼ አውቃለሁ ታሪክ በመናገሬና መናገር በመውደዴ ምክንያት ግን ብዙ ሰዎች ከእኔ ተጠቃሚ ሆነዋል ማለት ነው።

በእግር መሄድ በጣም ነው የምወደው። ምክንያቱም በእግር መሄድ ብዙ የጤና ገጸ በረከቶች ስላሉት በእግሬ መሄድ በጣም ነው የምወደው። ከምወድባቸው ዋናው ትልቁ ምክንያት ብዙ ጊዜ የስራ ሁኔታዬ ወይም ደግሞ ውሎዬ ቁጭ ብዬ የማሳልፍ ስለሆነ ብዙ ጊዜ ተቀምጠን የምናሳልፍ ከሆነ እና ምንም አይነት እንቅስቃሴ የማናደርግ ከሆነ ደግሞ ብዙ አይነት ችግሮች ስለሚያደርስብን የእግር ጉዞ ማድረግ በጣም እመርታለሁ። በቀን ውስጥ ቢያንስ በአማካኝ ከአራት ኪሎ ሜትር ያላነሰ በእግሬ ጉዞ አደርጋለሁ። አራት ኪሎ ሜትር ማለት በትንሹ ፈጠን ባለ የእግር ጉዞ ከአርባ እስከ አርባ አምስት ደቂቃ ወይም እስከ ሃምሳ ደቂቃ ድረስ በእግሬ ጉዞ አደርጋለሁ ማለት ነው። ብዙ ጊዜ ከስራ ቦታዬ ወደ ቤቴ ወይም ከቤቴ ወደ ስራ ቦታዬ ስሄድ ከሁለት አንዱን መርጬ በእግሬ የምጓዝባቸው ጊዜዎች አሉ። ስለዚህ ከቤቴ እስከ ስራ ቦታዬ ድረስ በአማካኝ ከሶስት ኪሎ ሜትር እስከ ሶስት ነጥብ አምስት ኪሎ ሜትር ድረስ የሚደርስ ርቀት ነው ስለዚህ ቢያንስ ቢያንስ በቀን ውስጥ ወይ ማታ ወደ ቤቴ ከስራ ቦታ ወደ ቤቴ ስመለስ ወይም ደግሞ ጠዋት ከቤቴ ወደ ስራ ቦታ ስሄድ በእግሬ እሄዳለሁ ማለት ነው ቢያንስ አንድ ጊዜ ከቤቴ ወደ ስራ ቦታ በእግሬ እሄዳለሁ ማለት ነው ይሄ የታክሲ ወይም ደግሞ የትራንስፖርት አገልግሎት መጠቀም ሳልፈልግ ወይም ደግሞ አገልግሎቱን ራሴ አሳልፌው ማለት ነው አላማው ቅድም እንደተናገርኩት ጤናዬን መጠበቅ እና የእግር ጉዞ በማድረጌ ምክንያት የማገኘውን የጤና በረከት ለማግኘት ፈልጌ ነው ማለት ነው ስለዚህ በእግሬ ቢያንስ ቢያንስ በትንሹ ከሶስት እስከ አራት ኪሎ ሜትር ድረስ በእግሬ በየቀኑ እሄዳለሁ ማለት ነው ስለዚህ በእግራችን እንቅስቃሴ ማድረግ ከብዙ ችግሮች ሊታደገን ይችላል ምክንያቱም ብዙ ጊዜ ቀናችንን ቁጭ ብለን ስለሆነ የምንውለው ቁጭ በማለታችን ምክንያት እንቅስቃሴ ባለማድረጋችን ምክንያት ብዙ አይነት ችግሮች ሊደርሱብን ይችላሉ ከእነዚህ ችግሮች ለመቆጠብ ግን በቀላሉ ፈጠን ያለ የእግር ጉዞ ማድረግ ይጠይቀናል ማለት ነው ስለዚህ በእግሬ እየተጓዝኩ ቢያንስ ቢያንስ በቀን ውስጥ ከሶስት ኪሎ ሜትር እስከ አራት ኪሎ ሜትር ድረስ ልሸፍን ወይም ደግሞ ርቀት ልሄድ እችላለው ማለት ነው ከዛ ባሻገር አንዳንድ ጊዜ የስራ ሁኔታ በማይኖርበት ጊዜ ወይም ወደ ስራ ቦታ በማልሄድበት ጊዜ ከልጆቼ ጋር ልጆቼን ይዤ ምሽት ላይ ከአስር ሰዓት ጀምሮ ወይም ከአሥራ አንድ ሰዓት ጀምሮ ከአምሳ ደቂቃ እስከ አንድ ሰዓት ድረስ የሚደርስ ርቀት ያለው የእግር ጉዞ ላደርግ እችላለሁ ወይም አድርጌ አውቃለሁ ስለዚህ ከልጆቼም ጋር ቢሆን ከሶስት እስከ አራት ኪሎ ሜትር ድረስ በእግራችን ርቀት ልንሄድ እንችላለን ማለት ነው ስለዚህ ብዙ ጊዜ በእግሬ የምሸፍነው ርቀት በእግሬ ጉዞ እያደረኩ የምሸፍነው ርቀት ከሶስት ኪሎ ሜትር እስከ አራት ኪሎ ሜትር ድረስ የሚያክል ርቀት ነው ማለት ነው